የስራ አሰራሮችን ትከታተላለህ ላልከኝ ጥያቄ የስራ አሰራሮችን እከታተላለሁ። በዚህ ጊዜ በአሁን ሰዓት ያው ስራ ለመስራት መረጃ ለማግኘት በቀላሉ ብዙ ነገር መጠቀም ትችላለህ። የስራ አሰራሮችን ደግሞ መመልከት ለራስ እውቀት እንደገና ደግሞ ተጨማሪ ተጨማሪ የስራ ልምድ እንዲኖርክ ያደርጋል። ለምሳሌ አንድ ሰው የፈለገውን ነገር ለመስራት ቢሞክር መረጃ ለማግኘት በቀላሉ የተለያዩ ድረ ገጾችን ሰዎችን መጠየቅ ይችላል። ስለዚህ ሰዎች ሲነግሩት በመከታተል ወይም ደግሞ በድረ ገጾች ላይ ወይም በሚዲያ ላይ። ስለ ስራ አሰራር ወይም ደግሞ እንዴት ይሰራል የሚሉ ፕሮግራሞችን በማየት በቀላሉ ስራም መልመድ ስራን ደግሞ ማዳበር ይቻላል። ለምሳሌ አንድ ሰው የሚፈልገው ምግብ ለመስራት ካላወቀ። ያንን ምግብ እንዴት ይሰራል የሚለውን ነገር? ከቪዲዮዎች ላይ በማየት ወይም ደግሞ ከሰዎች በመጠየቅና በደንብ አድርጎ ሲነገረው በመከታተል ስራውን በአግባቡ መስራት ይችላል። ስራዎች የተለያየ ስራዎች አሉ። ለምሳሌ ወንበር እንዴት ይሰራል? የሚለውን ነገር ማየት መከታተል። ቴሌቪዥን ሲበላሽ እንዴት ይሰራል? እንደገና ደግሞ ቤት ቤት እንዴት ይሰራል? እንደገና ደግሞ የተበላሸ ቴሌቪዥን እንዴት ይሰራል የተበላሸ ቲቪ። እየተበላሸ። ፍሪጅ እንዴት ይሰራል የሚለውን ነገር ሁሉ ለማወቅ? ስራዎችን የሚያውቁ የሚሰሩ ወይም ደግሞ እንዴት ይሰራል የሚሉ ፕሮግራሞችን በማየት በቀላሉ ከቤታችን ሆነን ስራውን መስራት እንችላለን። ይህን ለማድረግ ደግሞ ቪዲዮዎቹን ወይም ደግሞ ሰዎች ሲነግሩን በአግባቡ መከታተል አለብን። በየጊዜው በደንብ አድርገን ደጋግመን ካየን በደንብ ከተከታተልን በቀላሉ ስራውን መስራት እንችላለን ማለት ነው። አንድን ስራ ለመስራት በደንብ አድርገን የሚነግረንን ሰው ወይም ደግሞ ከምናየው ነገር ላይ በደንብ አድርገን መከታተል አለብን። ወይም በመሃል ማቋረጥ ወይም ደግሞ በደንብ አድርጎ አለማየት ጥቃቅን ነገሮችንም ጭምር ማየትና መገንዘብ ስለ ቪዲዮ ወይም ደግሞ ስለ ሰውየው የሰውየው የነገረንን የስራውን አሰራር በደንብ አድርገን መከታተል አለብን። አለበለዚያ ስራውን በአግባቡ መስራት አንችልም ማለት ነው። ስለዚህ ስራችንን ከመስራታችን በፊት ወይም ስራውን ለመስራት ከመጀመራችን በፊት መጀመሪያ በደንብ አድርገን መከታተል በደንብ አድርገን በጥሞና መከታተል አለብን። ከተከታተልን በኋላ ደግሞ ስራውን ለመስራት ዝግጁ መሆን አለብን አይደል? ስራውን ስንሰራ ደግሞ ቅድም የተነገረንን ወይም ደግሞ ስንከታተለው የነበረውን ዋናውን ነገር ወይም ስራውን ለመስራት የሚያስችለንን ነገር በደንብ አድርገን ማሰብ ያስፈልጋል። ከዛ በተከታተልነው መሰረት ስራውን ለመስራት ዝግጁ መሆን ነው። ስለዚህ ስራን አንድ ስራ ለመስራት ምን ማድረግ አለብን? ስራውን ለመስራት ያየነውን ነገር የተከታተልነውን ነገር በደንብ አድርገን መተግበር ይኖርብናል። ስለዚህ አንድን ስራ ከመስራታችን በፊት ምን ጊዜም ቢሆን ስለ ስራው በቂ መረጃ መኖር አለበት። በቂ መረጃ ካሌለን ወይም ደግሞ በቂ ክትትል ካላደረግን ወይም ደግሞ በደንብ አድርገን ካላየን ወይም ካልተመለከትን። ምን እንሆናለን ስራውን በአግባቡ መስራት አንችልም። ስለዚህ ምን ጊዜም ቢሆን መጀመሪያ ስራ ከመጀመራችን በፊት ስራውን በአግባቡ ሊያሰራን የሚችል ቪዲዮ በደንብ አድርገን ማየት አለብን። ወይም ደግሞ የሚነግረን ሰው ሊሆን ይችላል ከሰው መረዳት የምንችለው ነገርም ሊሆን ይችላል። ስለዚህ በደንብ አድርገን ስለ ስራው የሚገልጸውን ነገር በደንብ አድርገን መከታተል ማወቅ ይኖርብናል። አለበለዚያ ስራችንን በአግባቡ መስራት አንችልም። ምን ጊዜም በቀላሉ ስናየው ተግባራትና የሚነገሩን ነገሮች አንድ አይነት አይደሉም። ሁል ጊዜ በተግባር አንድ ነገር ስንሰራው በጣም ሊፈትነን ይችላል። ስለዚህ ያንን ፈተና ደግሞ ለመቀነስ በደንብ አድርገን ምን ማድረግ አለብን? የድርጊቱ ወይም ስራው ሲሰራ እንዴት እንደሆነ መመልከት አለብን በደንብ መከታተልም አለብን። ከዚህ በኋላ ስራው ደግሞ ቀላል ይሆንልናል ማለት ነው። ስራውን በአግባቡ እንድንሰራ በደንብ አድርገን ስለ ስራው መከታተል መቻል አለብን ማለት ነው። ስለዚህ ስራውን

ምን አይነት ጥቅማ ጥቅሞች አሉ ብለህ ለጠየከኝ ጥያቄ እኔ ምንም አይነት ጥቅማ ጥቅም የለኝም። ያው ከማገኘው ለፍቼ ከማገኘው ውጪ ምንም አይነት ጥቅማ ጥቅም ብዬ የምለው አላገኝም። ግን ያው ሰዎች ስለ ሰዎች ጥቅማ ጥቅም ስለሚያገኙ ሰዎች ግን አውቃለሁ። ለምሳሌ ባለቤቴ ብዙ ጥቅማ ጥቅም ከሚያገኙ ሰራተኞች መካከል አንዱ ነው። ለምሳሌ ጥቅማ ጥቅም ብለን ስንል የቤት የቤት ኪራይ የሚከፈልለት የትራንስፖርት እንደገና ደግሞ አንዳንድ ጊዜ ደግሞ የመኝታ የምናምን የምግብ ከቤት ውጪ ሲወጣ እንደዚህ አይነት ጥቅማ ጥቅሞች ያገኛል። ያው ጥቅማ ጥቅሞች የሚያገለግሉክ ያው አንተ የምትጠቀመውን ነገር ቆጥበክ መጠቀም ያለብህን ነገር ቆጥበህ ለሌላ ነገር ማዋል ትችላለህ ለቤተሰብህ መደገፍ ትችላለህ። እንደገና ደግሞ የበረሃ ደግሞ አበል የሚባል ደግሞ አላቸው ወደ በረሃ ሲወጡ ደግሞ የበረሃ አበል ደግሞ ያገኛሉ። ስለዚህ እነዚህ እነዚህ ሁሉ ከደሞዝ ውጪ የሚያገኛቸው ጥቅማ ጥቅሞች ናቸውና ቤተሰቡን ይደግፍበታል። እንደገና ደግሞ የልጆች ወጪዎች እንደዚህ ይሸፈንበታል እና እንደገና ደግሞ አልፎ ተርፎም ደግሞ ለቤት መደጎሚያ ሊሆን ይችላል እና ጥቅማ ጥቅሞች በጣም በጣም ጥሩ ናቸው። እኔ እንደውም ጥቅማ ጥቅም ብዬ የምገልጸው ይገርምሀል ከእናቴ የሚላክልኝ ምናምን ሽሮና በርበሬ ካልሆነ በስተቀር እኔ ምንም አይነት ጥቅማ ጥቅም እና ልክ ነገሩ ልክ ነው እኮ ልክ እንደ ሽሮና በርበሬ ራሱ ጥቅማ ጥቅም አይደል እንዴ? ስለዚህ እናቴ የምትልክልኝን ሽሮና በርበሬ ነው እንደ ጥቅማ ጥቅም የምቆጥረው ነገር ግን ያው ባለቤቴ ጥቅማ ጥቅም ስለሚያገኝ ያው በተዘዋዋሪ እኔም አገኘሁ ማለት ስለሆነ ነው ስለ ጥቅማ ጥቅም ልንገርክ ምናምን ያልኩህ እንጂ። እኔ በመሰረቱ ምንም አይነት ጥቅማ ጥቅም የሚከፈለኝ ሰው አይደለሁም። እና በገንዘብ ነው ብዙ ጊዜ ግን ያው በአይነት ከሆነ ከሰዎች ከምናምን የሚሰጥክ ጥቅማ ጥቅም ሊኖር ይችላል ነገር ግን ያው ብዙ ጊዜ ጥቅማ ጥቅም የሚለካው በምንድነው በገንዘብ ነው። እና እንዳልኩህ ነው ጥቅማ ጥቅም ሳታስበው የምታገኘው ነገር ስለሆነ አንደኛ በጣም ነው ደስተኛ የሚያደርግህ ተጨማሪ ገቢ ታገኝበታለህ ማለት ነው። ከምታስበው በላይ ደስተኛ ትሆናለህ ለልጆችህ አልፎ ተርፎ ሊጠቅም ይችላል። እና እኔ ጥሩ ነው ነው የምለው ጥቅማ ጥቅም ሰዎችም ደግሞ ጥቅማ ጥቅም ሲያገኙ በቀላሉ ህይወታቸውን ይቀይሩበታል። ህይወታቸውን ለመቀየር ይጠቀሙበታል። ስለዚህ ጥቅማ ጥቅሞችን በደንብ አድርገን መጠቀም መቆጠብ ያስፈልጋል። በዚህ መንገድ ህይወታችንን መደጎም እንችላለን። እንደገና በተጨማሪ ደግሞ በተቻለ መጠን ድንገት የምናገኘው ስለሆነ ምናልባት እንዳናባክነው በአግባቡ እንድንጠቀመው ያስፈልጋል። አለበለዚያ ጥቅማ ጥቅሞች በግዙ ጊዜ ይባክናሉ። ስለዚህ በተቻለ መጠን ከብክነት ብንአጸዳቸው ጥሩ ነው እላለሁ። እና እንደዛ ነው እኔ የማስበው ስለ ጥቅማ ጥቅሞች በተቻለ መጠን ጥቅማ ጥቅሞች ያው ሲመጡም በብዛት ነው የሚመጡት ሲወጡም እንግዲህ በብዛት ነው የሚወጡት እና ይሄንን መጠንቀቅ ያስፈልጋል። አለበለዚያ ለምንም ሳይጠቅሙን እንደ አመጣጣቸው ሊወጡ ይችላሉ እና እንደዛ አድርገን በአግባቡ ብንጠቀምበት ጥሩ ነው እላለሁ። እና ጥቅማ ጥቅም ደግሞ ያለው ስራ ደግሞ መምረጥ ጥሩ ነው። ምክንያቱም በእውነት በጣም ነው የሚደግፈው ጥቅማ ጥቅም ያለው ስራ መምረጥ በጣም ጥሩ ነው። ምክንያቱም ኑሮህን ትደጉምበታለህ የልጆችህን ወጪ እንደገና ደግሞ ወደ ወደፊትህንም ደግሞ ኑሮህን ታስተካክልበታለህ። እና ወጣት ባለህ ጊዜ ጥቅማ ጥቅም ያለው ስራ መምረጥ በጣም ጥሩ ነው እላለሁ። ምክንያቱም ለህይወትህ ቀላል ያደርግልሃል። ህይወትህን ቀላል ሁል ጊዜ እጅህ ላይ ብር አታጣም። በተቻለ መጠን ወጪዎቹን ከቨር ታደርጋለህ አትቸገርም። ስለዚህ ወር ሙሉ ጠብቀህ አንድ ደሞዝ አግኝተህ በሷ ደግሞ ያችን እንደገና ታጠፋፋትና እንደገና መልሰህ ደግሞ ከማ ጥቅማ ጥቅም በጣም ጠቀሜታ አለው። ስለዚህ

በስራ ላይ ችግሮችን ትፈታለህ ብለህ ለጠየከኝ ጥያቄ? አዎ በደንብ አድርጌ ነው የምፈታው ምክንያቱም ያው በስራዬ መምህርት ነኝ ብዬሃለሁ። እና ያው ሁልጊዜም ቢሆን በስራየ ላይ ሁሌም ቢሆን ለልጆችም ሆነ ለተማሪዎችም ሆነ ለአስተማሪዎች እንደገና ደግሞ ለወላጆች ጭምር። ሁል ጊዜ ስራችን መፍትሄ ማምጣት ነው ችግሮችን መፍታት ነው። እና ችግሮችን ስትፈታ መፍትሄ ታመጣለህ ማለት ነው። አይደል መፍትሄ ካለ ደግሞ ነገሮች ቀላል ይሆናሉ። እና ሁልጊዜም ቢሆን ችግሮችን ለመፍታት ጥረት እንዳደረግን ነው። ሁሌም ቢሆን መምህራን ከችግሮች ጋር ነው አንድ ላይ ሁሌም ችግሮችን መፍታት ነው ስራቸው። እና ለምሳሌ ችግሮችን ትፈታለህ ብለህ ስትጠይቀኝ ለጠየቅከኝ ጥያቄ። ለምሳሌ ተማሪዎች ሁል ጊዜ ጥያቄ ይጠይቃሉ ጥያቄዎቻቸው እስከሚመለሱላቸው ድረስ አያቆሙም። ስለዚህ ለእነሱ ጥያቄ ወይም ደግሞ ለእነሱ ችግር መፍትሄ ለማምጣት ሁልጊዜም ቢሆን በተጠንቀቅ መቆም አለብህ አለበለዚያ በጣም ከባድ ነው ሚሆነው። ሌላ ከመምህራን ሚመጣ ጥያቄ ሊኖር ይችላል። እነሱን ጥያቄዎች ሁል ጊዜ በተቻለ መጠን የጥያቄዎቹ መልስ ማግኘት ካልቻልክ ከባድ ነው። ስለዚህ ሁላችንም ሁል ጊዜ ስራችን ጥያቄዎችን ከመፍታት ጋራ ስለሆነ። መፍትሄ ከማምጣት ጋራ ስለሆነ ሁልጊዜም ቢሆን ለማን ለማንም ሰው ጥያቄ መፍታት ወይም ደግሞ ችግሮችን መፍታት ስራዬ ነው። ስለዚህ ልጆች ጥያቄዎቻቸው ወይም ደግሞ ጥያቄዎቻቸው ካልተፈቱላቸው ሁል ጊዜ ጥያቄ ይጠይቃሉ። ስለዚህ እነሱ እነሱ ደግሞ ጥያቄዎችን መፍታት ደግሞ የመምህራን ስራ ነው። ሌላ ደግሞ ወላጆች ደግሞ ሌላ ጥያቄ ጠያቂ ናቸው። ወላጆች ሁልጊዜም ቢሆን ስለ ልጆቻቸው ችግሮች መፍትሄ ለማግኘት በስነ ምግባር ሊሆን ይችላል። በእውቀት ወይም በትምህርት ላይ ሊሆን ይችላል። ስለዚህ ይሄ ሁሉ ነገር ችግሮችን መፍታት የማ ስራ ነው የሚሆነው የኛ ስራ ነው። ስለዚህ ሁልጊዜም ቢሆን ለልጆች ወይም ለተማሪዎች ለጥያቄዎቻቸው መፍትሄ ለማምጣት በደንብ እጥራለሁም ደግሞ ስኬታማም ነኝ። ስለዚህ ሁልጊዜም ቢሆን ለልጆች ጥያቄያቸውን ወይም ለመምህራን ወይም ደግሞ ለወላጆች ለአካባቢ ለማህበረሰብ እነዚህ ሁሉ ነገሮች ጥያቄዎች መፍታት ምክንያቱም እኔ መምህር ስለሆንኩ ነው። ይሄንን ምልህ መምህር ስትሆን ሁል ጊዜ ጥያቄዎች በመፍታት ላይ ችግሮችን በመፍታት ላይ ትጠመዳለህ። ምክንያቱም የተማሪዎች የስነ ምግባር ችግር አለ። የወላጆች የስነ ምግባር ችግር አለ። ኢቭን ደግሞ በዚህ በተጨማሪ የመምህራን የስነ ምግባር ችግር ሊኖር ይችላል። መምህራኖችን ማስተማር ሊኖርብን ይችላል። ወላጆችን ማስተማር ሊኖርብህ ይችላል። ስለዚህ ወላጆች የወላጆችን ችግር መፍታት ከልጆቻቸው ጋር ያላቸውን ነገር መፍታት። ከመምህራንና ተማሪዎች ያለውን ያለባቸውን በመካከላቸው ያለውን ችግር መፍታት። ስለዚህ መምህራን ተማሪዎቻቸውን እንዴት አድርገው መያዝ አለባቸው? እንዴት አድርገው ነው መምህራን ራሱ የልጆቹን ስነ ምግባር የሚፈቱት? ግጭቶችን እንዴት ነው ምንፈታው? በተማሪና በአስተማሪ መካከል ያለውን ግጭቶች ራሱ እንዴት አድርገን ነው የምንፈታው? በተማሪና በወላጅ መካከል ያለው ግጭት። ይሄ ሁሉ ችግር የማህበረሰብ ችግር ነው። ስለዚህ መምህር ስትሆን ሙሉ ህይወትክ በችግር መፍታት ላይ የተመሰረተ ነው የሚሆነው አለበለዚያ መምህር መሆን አትችልም። ምክንያቱም መምህርነት ራሱ ሁልጊዜ ችግሮችን ከመፍታ መፍትሄ ከማምጣት ጋር የሚኖር ሰው ነው። ስለዚህ ነው መምህር ስለሆንኩኝ መምህር ስለሆንኩኝ ነው። ችግሮችን መፍታት እችላለሁ። ከመምህር ደግሞ እኔ ደግሞ የማስተምረው ሂሳብ መምህርት ነኝ። ወይም ደግሞ ማትስ አስተማሪ ስለሆንኩኝ ሁል ጊዜ የልጆችን ጭንቀት ሁልጊዜ በማየት ፕሮብሌም ጥያቄዎችን እንዴት መስራት እንዳለባቸው በቀላሉ እንዴት መፍታት እንዳለባቸው አስተምራቸዋለሁ። እንደገና ደግሞ ችግሮቻቸውንም እፈታለሁ። የሂሳብ የመስራት ችግሮቻቸውን እፈታላቸዋለሁ። ስለዚህ ለዚህ ነው ሁል ጊዜ ችግር እየፈታው ነው ምኖረው ሁል ጊዜ ስራዬ ሁሉ ችግር መፍታት ነው ያልኩት ለዛ ነው። እና ሁሉም መምህራን በዚህ ሁኔታ ውስጥ ነው የሚኖሩት እና ችግር ፈቺዎች ናቸው። ስለዚህ ሁሌም እንደምለው ለመምህራን ክብር ይገባል። ምክንያቱም እነሱ ሁሌ እኛ ሁል ጊዜ የማህበረሰቡን ችግር አሁንምና

አዎ ስራዎችን በቅደም ተከተል ታስቀምጣለህ? ላልከኝ ጥያቄ አዎ ስራዎቼን በቅድም ተከተል አስቀምጣለሁ። ይሄ ደግሞ ያው ማለት ያው እድሜክ እየበሰለት ሲሄድ የሚመጣ ነገር ነው። ያው ብዙ ጊዜ በስራ ስትጠመድና እንደገና ደግሞ ስራህን መዝግበክ የማታስቀምጥ ከሆነ በቃ ስራህን ሁሉንም ስራ በቃ ጊዜህን በአግባቡ መጠቀም አትችልም። ጊዜን በአግባቡ ለመጠቀም ስራዎችን መዝግበህ ታስቀምጣለህ። ከዛ በኋላ በዛ በዛ ቅደም ተከተል መሰረት ስራዎችን ትሰራለህ ማለት ነው። ስለዚህ ይገርምሃል በጣም ጥሩ ነገር ነው። ምክንያቱም አንደኛ የምትሰራውን ነገር ታውቃለህ። የምትሰራውን ስራ ደግሞ በቅደም ተከተል ትሰራለህ። እንደገና ደግሞ ጊዜህን የተወሰነ ነገር የተወሰነ ስራህን በአግባቡ ትሰራለህ ማለት ነው። ስለዚህ ዝም ብለህ አንድ ስራ ላይ ብዙ ሰዓት አታጠፋም። ምክንያቱም ከዚህ እስከዚህ ሰዓት ይሄን እሰራለሁ፤ ከዚህ እስከዚህ ሰዓት ይሄን አደርጋለሁ ምናምን ብለህ ከመዘገብክ በዛ በሰአቱ ስራህን ትሰራለህ ማለት ነው። ስለዚህ አንደኛ ጊዜህን ትቆጥባለህ። በዛ ላይ ደግሞ ብዙ ስራዎችን መስራት ትችላለህ። አለበለዚያ ድንገት በአሁን ሰዓት ደግሞ የተለያዩ የሚዲያ አማራጮች እንደ ፌስቡክ ትዊተር ቲክቶክ ምናምን ስላሉ እነዚህ ድረ ገጾችን ደግሞ ማየት ከጀመርክ ምንም አይነት ስራ ሊስት ካላደረግክና ስራህን የማታውቅ ከሆነ በቃ እዛ ላይ ብዙ ጊዜህን ልታጠፋ ትችላለህ። ስለዚህ ማስታወሻህን ድንገት ብድግ አድርገህ ይሄን መስራት አለብኝ ብለህ ስታስብ ሊስት ካደረካቸው ስራዎች ውስጥ በጣም ብዙ ያልሰራሃቸው ስራ ሊኖር ይችላል። ስለዚህ አንደኛ ራስህን ለመወሰን ይጠቅምሃል። እንደገና ደግሞ ስራዎችን በአግባቡ ለመስራት ይጠቅምሃል። ራስህን እንትን አታደርግም አታባክንም። እና በሰአትህ ደግሞ ወደ ቤት ትገባለህ ማለት ነው። ስራህን ትሰራለህ በአግባቡ። እና እንደዛ ነው እኔ እንትን የምለው ስለዚህ ሁሉም ሰው በተቻለው መጠን የሚሰራውን ስራ ሊስት አድርጎ ወይም ደግሞ ጽፎ ካስቀመጠ በኋላ በዛ መሰረት ስራውን መስራት ይችላል ማለት ነው። አለበለዚያ በ በቅደም ተከተል በስራው በምት ስራህን በቅደም ተከተል ለመስራት በዚህ ሰዓት ይሄን እሰራለሁ በዚህ ሰዓት ይሄን እሰራለሁ ብለህ ሊስት ካደረግክ በቀላሉ ስራዎችን ትሰራለህ ማለት ነው። እና ውጤታማ ትሆናለህ። እንደገና ደግሞ ሁሉንም ስራ ታስታውሳለህ። ማስታወስ ትችላለህ። ምክንያቱም አንዱን ስራ ሳትሰራ ሌላውኛውን ስራ አትጀምርም። እንደገና ደግሞ ስራህን በሰአቱ ታጠናቅቃለህ ማለት ነው። ስለዚህ ስራዎችን በዝርዝር ማስቀመጥ እና በቅደም ተከተል ማስቀመጥ አንደኛ በጣም ጠቃሚ ነገር ነው። ሁለተኛ ጊዜህን ገንዘብህን እንዲሁም ደግሞ ጉልበትህን ትቆጥባለህ ማለት ነው። ስለዚህ ሁሉም ሰው እንደዛ አይነት ልምድ ቢኖረው እንኳን ለሰው አይደለም ለግለሰብ አይደለም ለሀገር የሚጠቅም እንትን ነው። መመሪያ ነው። ለሀገር የሚጠቅም መመሪያ ነው። ስለዚህ ሁሉም ሰው በእንደዚህ አይነት መንገድ ቢሄድ ሊስት ቢያደርግ ወይም ደግሞ ቢመዘግብና በዝርዝር አስቀምጦ ቢንቀሳቀስ በጣም ብዙ ነገር ያተርፋል። ሁሉም ሰው በሚባል ደረጃ ስለዚህ እኔ በዛ ነገር ነው የምጠቀመው። እና ብዙ ነገሮችን በተለይ ጊዜዬን በጣም ሴቭ አድርጌያለሁ ወይም ደግሞ ጊዜዬን በደንብ አድርጌ ተጠቅሜያለሁ፤ አትርፌያለሁ። በዚህ መንገድ ደግሞ የሚጠቀሙ ሰዎችንም ሳይ በጣም ተጠቃሚ ናቸው። በዛ ላይ ደግሞ በሰአቱ ሁሉንም ነገር በሰአቱ ስለሚያጠናቅቁ ብዙ ጊዜ አላቸው። ለመዝናናት ከቤተሰባቸው ጊዜ ለማሳለፍ በጣም ብዙ ጊዜ አላቸው። እና ሁሉንም ነገር በአግባቡና በስርዓቱ እንዲያደርጉ ረድቷቸዋል ብዬ እላለሁ። ሁሉም ሰው ደግሞ በዚህ አይነት ሲስተም ወይም በዚህ አይነት መንገድ ቢጠቀም በጣም ጥሩ ነው እላለሁ። እና ጥሩ ብቻ ሳይሆን ደግሞ ውጤታማና አትራፊም ነው። በዚህ አይነት መንገድ

የምወደው ሽታ የኮኮናት ሽታ ነው። እና በጣም ነው የምወደው በመሰረቱ ኮኮናትኛ ሀገር በ ከውጭ ነው እንጅ የሚመጣው የኮኮናት ትንሽዬ ምርት ነው። ያለው እና ግን እኔ የኮኮናት ምህርት የኮኮናት ሽታ በጣም እወዳለሁ። በጣም ነው ደስ የሚለኝ በቃ ሽታው እና የአፕል ሽታ ሽታ እንጂ ይሄ የሽቶ ይሄ ፐርፊዮም ሚባለው ነገር ሽቶ ምናምን እኔ ሽታቸው ብዙ አይመቸኝም እኔ የሽቶ አድናቂ ስላልሆንኩኝ ነው መሰለኝ። ብዙ አልወድም እንደዛ አይነት ሽታዎች ግን ይሄ የተፈጥሮ ሽታ ያላቸው በቃጭ አፍንጫ የማያወጋ። እና ደግሞ ስት ሽታ ሽቶ በቃ ተፈጥሮ ነው የሚመስል ሽታ ያለው ሽታ በጣም ነው የምወደው። እና እኔ የተፈጥሮ ሽታዎች አድናቂ ነኝ። በመሰረቱ በቃ ማንኛውም ይሄ የሎሚ የብርተኳን ሽታ ምናምን ነው እንጂ እኔ በፍጹም ሌላ እንደዚህ አይነት የሽቶዎች ለመቀባባት ምናምን ወይም ደግሞ ከየ እንትን የፋፍሪካ ፕሮዳክት ወይም ደግሞ ምርቶች የሚመረቱት እኔ አልወዳቸውም። ይሄ ዱዱራንት ምናምን ምናምን አልወድም አልወድም በጣም በጣም ነው የሚያሳምመኝ ሽታቸውም ደግሞ ምንም እኔን አይመስጠኝም። እና በቃ ይገርምሃል። የተፈጥሮ ሽታ ግን በጣም ነው ደስ የሚለኝ ደግሞ ከተፈጥሮ ሽታም የአፕል እና የኮኮናት ሽታዎች በጣም ነው ደስ የሚሉኝ። እና በቃ ምን ልበል በስማም ሚሰማኝ ስሜት እኔ በቃ ደስ የሚል ስሜት ነው የሚሰማኝ። እና ሽታ እወዳለሁ እና ደግሞ አንዳንድ ጊዜ ደግሞ የእጣን ብቻ ተፈጥሮ ከተፈጥሮ የሚገኙ ነገሮች ሽታዎች ደስ ይሎኛል። ከእነሱ መካከል ደግሞ የአፕል እና የኮኮናት በተለይ የኮኮናት ሽታ በጣም ነው ምወደው ደስ ሚል ሽታ ነው ያለው እና እሱ በጣም ደስ ይለኛል። ያው ሽታ ያው እንደ የሰው የተለያየ አመለካከት አለው ለምሳሌ አንዳንዱ ሰው በጣም ግንን ያለ ሽቶ የሚወድ አለ። አንዳንዱ ደግሞ ትንሽ ለስለስ የሚል አለ። አንዳንዱ ደግሞ መካከለኛ በቃ እንደሱ አይነት ነገር ሚወድ አለ። አንዳንዱ ዶድራንት ይወዳል አንዳንዱ ይሄ ቦዲ ስፍሌሽ ምናምን የሚወድ አለ። እኔ ግን ያው ይገርማል የተፈጥሮ ነገር ብቻ ነው የምወደው። ያ ደሞ በቃ ደስተኛ ነኝ እሱን በመውደዴ ሰውነቴም በፍጹም እንትን አልልም አልቀባም ምንም አይነት ሽቶ ከእሱ ይልቅ ደግሞ ምቀባው ሰውነቴን ጠራን ለመቀየር ወይም ደግሞ ይሄ ለመከላከል ከዚህ ከማለት ከላብ ከምናምን ሽታ ለመከላከል ደግሞ እንደዚህ አይነት ጀርሞች ምናምን ለመከላከል ያው የምቀባው ሎሚ ነው የምትጠቀመው። ሎሚ በቃ ገላህን ታጥበክ አንድ ጊዜ ከተቀባኸው አንድ ቀንም ቆየክ ሁለት ቀንም ቆየክ ለሚቀጥለው ጊዜ እስከምትታጠብ ድረስ በቃስ ምንም ነገር ምንም አይነት የሽታ ነገር ሳታይ እስከሚቀጥለው ጊዜ ትቆያለህ ማለት ነው። እና እንደ ሎሚ ጠቃሚ ነገር የለም ና ብብትህን ሎሚን ትቀባለህ በቃ ከዛ ላብ ላብ የለ ደስ የሚል ደስ የሚል ሎሚ ሎሚ እየሸተትክ። ሰው ሁሉ በጣም ደስ ይላል ሽታክ ምናምን እያለ ነው። እንደውም እንትን የሚልክ እና ከሽታ የተፈጥሮ ሽታ ነው የምወደው እና ሁል ጊዜ እኛ ራሳችንን ከተፈጥሮ ጋር ብናዋድድ የማናገኘው ነገር የለም። ይሄ አንደኛ ከፋፍሪካ ተመርተው የሚወጡት ሽቶዎች የሚቀባቡለሽኖች ምናምን ምናምን የጎንዮሽ ጉዳት አላቸው። ምንም እኔ እርግጠኛ ነኝ ምክንያቱም ከብዙ ኬሚካል ነው ተመስጥ እንትን ብለው የሚወጡት ግን እነዚህ አይነት የና የተፈጥሮ ነገሮችን ብንጠቀም በጣም ጥሩ ነው ባይ ነኝ። ለጤናም ጥሩ ነው። እንደገናክ ደግሞ ሽታክ ራሱ አይቀየርም ይገርምሃል። ያ እኮ እንትን እኮ ሽቶ እኮ ተቀብታው ላብ ስየግኝህ በቃ ቅርናት ቅርናት በለው የምትለው የመጨረሻ ነው የምትሸተው። እና ምንም አይመችም ይሄ እኮ ገላን ትጥብ ብለህ ሎሚክን ብብት ላይ ታደርጋለህ ቀባቀባ ታደርጋለህ በቃ ከዛ እንዴት አይነት ደስ የሚል ሽታ ይኖርሃል መሰለህ። ሰው ግን በቃ ይሄንን እንትን መጠቀም ምን ማለት በጣም እንደ ትልቅ ነገር ስለሚቆጣው ሁሉም ሰው እንደዚህ አይነት ነገሮች ይጠቀማል እኔ ግን አንመክርም። በጣም የምወደው ሽታ ያው እንደነገርኩህ የኮኮናት ሽታ ነው። ከዛ የፍራፍሬ ሽታዎች አፕል ሎሚ እንደገና የ ብርትኳን ምናምን ሽታዎች ደስ ይሉኛል እነሱን ነው ምጠቀመው።

በምን ሰዓት ትተኛለህ? ላልከኝ ጥያቄ ያው እንግዲህ የምተኛበት ሰዓት ያው ውስን አይደለም። ያው እንግዲህ ምን ታውላ መሰለህ አንተ የቤት እመቤት ስትሆን፤ ወይም ደግሞ እቤት ውስጥም ውጭ የምትሰራ ሲሆን፤ ልጆች ሲኖሩክ ውስን ሰዓት አይኖርህም። በዚህ ሰዓት እተኛለሁ ማለት አትችልም። ይሄ የሚሆነው ወይ ብቻህን መኖር አለብህ ማለት ነው። ብቻህን ስትኖር የምትተኛበት የተወሰነ ሰዓት ይኖርሃል። ነገር ግን ያው ብቻህን ካልሆንክ ግን እና ልጆች ካሉክ ቤተሰብ ካለክ በተወሰነ ሰዓት መተኛት ትንሽ ይከብዳል። ምክንያቱም ልጆች አንዳንድ ጊዜ ያመሻሉ አንዳንድ ጊዜ ደግሞ ቶሎ ይተኛሉ። እናም ምን ይሄን ያህል የተወሰነ የምላችሁ የምልበት ሰዓት የለኝም። ምክንያቱም ያው በልጆች ምክንያት ነው። ግን የሰው ልጅ የተወሰነ የመተኛ ሰዓት ወይም ደግሞ የመኝታ ሰዓት ቢኖረው ለትልልቅ ሰው በጣም ጥሩ ነው። በጣም ጥሩ ነው። ሌላኛው የመኝታ ሰዓታችን በሰአቱ ቢሆን በጊዜ ቢሆን አንደኛ ለአእምሮአችን ጤንነት በጣም ጥሩ ነው። ሰዎች ያው ረጅም ሰዓት ረጅም ሰዓት መተኛት ሳይሆን፤ በተሰጠን ስምንት ሰዓት ውስጥ የተወሰነልንን እንቅልፍ በአግባቡ ከተኛን፤ አንደኛ የሰውነታችንን ጤንነት ወይም ደግሞ የራሳችንን ጤንነት ጠበቅን ማለት ነው። የሰው ልጅ ሲተኛ በጣም ብዙ ጥቅሞች ያገኛል። አንደኛ አይምሮ ይረጋጋል፤ ሁለተኛ የ ሰው የሰው ልጆች ልጆች እንኳን ቢሆኑ የሚያድጉት ሲተኙ ነው፤ በሚተኙበት ሰዓት ነው የሚያድጉት። ስለዚህ ቁመታቸው ረዣዥም እንዲሆን ልጆች ወይም ቁመታቸው ዘለግ ያሉ ልጆች ረዣዥም ሰዓት እንቅልፍ የተኙ ናቸው ተብሎ ይታሰባል። እና የሰው ልጅ የሚያድገው በሚተኛበት ጊዜ ነው። ስለዚህ ምንም ነገር ብዙ ነገሩን የሚያስተካክለው፤ አይምሮአችን ጤንነት የሚጠበቀው ሰላማዊ የሆነ እንቅልፍ ደግሞ ምንተኛው፤ ለሚቀጥለው እንቅልፍ የምንተኛው የሚገባንን እንቅፍ በየእለቱ መተኛት ስንችል ነው። ሌላ ደግሞ ሰዓት ብንወስንለት ደግሞ በጣም ጥሩ ነው ለእንቅልፍ። ስለዚህ አንደኛ ማታ ማታ በተወሰነ ሰዓት መተኛት፤ ሌላኛው ደግሞ አነስ ያለ የቀን እንቅልፍ ቢኖረን። ምክንያቱም በጣም ቀን ከጠዋት አንስተን እስከሆነ ሰዓት ድረስ ከስድስት ሰዓት እስከ ሰባት ሰዓት እስከ ስምንት ሰዓት ድረስ ከሰራን፤ ከዛ በኋላ ደግሞ ምን ማለት አይምሮአችን መተኛት መረጋጋት አለበት። አይደል? ከዛ በኋላ ደግሞ እንደገና አዲስ አይምሮ ይታደሳል። ልክ እንቅልፍ ሲተኛ አይምሯችን ይታደሳል። ስለዚህ በዛ ሰዓት ደግሞ ካልተኛንበት እየተጫነው እየተጫነው ጭራሹኑ የምንሰራውን ነገር ላናውቅ እንችላለን። ስለዚህ ልክ በጣም ሀይለኛ ድካም ቀን ላይ ሲሰማን አነስተኛ የሆነች እንቅልፍ መተኛት አለብን። የዛን ጊዜ ምን ይሆናል ያ በጣም በድካም የተወጠረ ጭንቅላታችን የተወሰነ ምን ያገኛል እረፍት ያገኛል። ልክ እንደ ማሽን ነው እኮ ይሞቅና የሆነ ማሽን አለ አይደል ሞቆ ሞቆ መብረድ ይፈልጋል አይደል ከዛ በኋላ ያለው ነገር እያቃጠለ ነው የሚያወጣው ስለዚህ የኛም አይምሮ ልክ እንደ ማሽን ነው። ትክክለኛውን የሆነ ማቀዝቀዣ ካልሰጠነው የሚያገኘውን ነገር ሁሉ እንትን ይላል ማለት ነው። ጥሩ የሆነ ስራ ላይሰራ ይችላል ሊያበላሽ ይችላል። ስለዚህ እኛም አይምሮአችንን ልክ እንደ ማሽኑ ማሳረፍ ይኖርብናል። ስለዚህ ሁሉም ሰው ቀን ላይ የተወሰነች እንቅልፍ ቢተኛ፤ ማታ ደግሞ በተወሰነ ሰዓት ቢተኛ ጥሩ ነው። ቢተኛ ጥሩ ነው። አለበለዚያ ግን ሜይቢ አላውቅም ሳም አይምሮአችን ጤነኛ ላይሆን ይችላል። የተወሰነ እንቅልፍ የማይተኛ ከሆነ አይምሮአችን ጤነኛ ላይሆን ይችላል። ስለዚህ ሁሉም ሰው በተቻለው መጠን የተወሰነ እንቅልፍ ቢተኛ በጣም ጥሩ ነው። ጥሩ የማሰብ ችሎታ ይኖረዋል፣ ጥሩ የሆነ የሰውነት ቅርጽ ይኖረዋል፣ እንደገና ደግሞ ጥሩ የሆነ አስተሳሰብ ይኖረዋል፣ የተረጋጋ ሰው ይሆናል፣ ቁመቱ ረጅም ይሆናል፣ ስለዚህ መተኛት በጣም በጣም በጣም አስፈላጊ ነው። ለሰው ልጅ መተኛት ከተሰጡት ገጸ በረከቶች ሁሉ መተኛት በጣም በጣም ትልቁ ነውና ትልቁን ድርሻ ይይዛል። ስለዚህ በተቻለ መጠን ጸጥ ባለ ቦታ ላይ አእምሮአችንን አረጋግተን ብንተኛ በጣም ጥሩ ነው እላለሁ። ጤንነታችንንም ደግሞ

በእጅ መሸመን ታውቃለህ ወይ? ብለህ ለጠየከኝ ጥያቄ ያው በእጅ መሸመን ይኸው የተለያየ ሽመና አለ። ሸማኔ አለ። በእግሩና በ በእጁ የሚሸምነው ሽመና አለ። ያው ሸማኔ እሱ ለጥበብ ለምናምን እንደዚህ ወይም ደግሞ ለባህል ልብሶች ምናምን የሚሰራ ሰው ነው። ሸማኔ ማለት የእጅ ጥበብ በእጅ መሸመን ታውቃለህ ላልከኝ አዎ በእጅ መሸመን ለምሳሌ ዳንተል እሰራለሁ፤ ጥልፍ እሰራለሁ። እንደገና የእግር ሹራብ እሰራለሁ። እና ብዙ ነገር እሰራለሁ በእጄ ማለት ነው በእጄ መሸመን እችላለሁ። እንደገባኝ ያንን ነው። ስለዚህ በእጅ መሸመን ያው እውቀት የሚጠይቅ ነገር ነው። እና ከሲወርድ ሲዋረድ ከባህላችን የመጣ ነው። እናቶቻችን ያው ጥልፍ ይጠልፋሉ ዳንቴል ይሰራሉ። እንደገና ደግሞ ስፌት ይሰፋሉ። ስለዚህ እነዚህ ሁሉ በእጃችን የምንመሽናቸው ወይም ደግሞ የምንመሽናቸው የምንሸምናቸው ነገሮች ናቸው። ስለዚህ በእጅ መሸመን እውቀትን የሚጠይቅ ነገር ትግስትን የሚጠይቅ ነገር ነው። እና የሚሰራው ነገር ደግሞ በጣም ጥራት ያለው ሁሉንም ነገር በእጅህ አይተህ ስህተቱንም ምኑንም የምታየው ጥራት ያለው ነገር ነው። ስለዚህ በእጅ መሸመን ያው እችላለሁ። የምችላቸው ነገሮች ለምሳሌ ዳንቴል እሰራለሁ። ዳንቴል በክር ተደርጎ የሚሸመን ነገር ነው። ዳንቴል በክርና በኪሮሽ ተደርጎ የሚሰራ ነገር ሲሆን ዳንቴል ደግሞ ለብዙ ነገር ያገለግላል። እንጀራ ይሸፍንበታል፤ የአልጋ ልብስ ይሰራል፤ እንደገና ደግሞ የመሶብ ሽፋን ይሰራበታል፤ እንደገና ጌጣጌጥ ይሰራበታል፤ የግድግዳ ጌጥ ይሰራበታል። እና በዳንቴል በጣም ብዙ ነገር ሹራብ መስራት ትችላለህ። በዳንቴል ወይም ደግሞ በክር አድርገህ ሹራብ መስራት ትችላለህ። ስለዚህ ሹራቡን ደግሞ የሚያምር አድርገህ መልበስ ትችላለህ። ቆንጆ ሹራቦች አሉ። በእጅ የሚሸመኑ ስለዚህ እነሱን ደግሞ መልበስ መጠቀም ትችላለህ። መልበስ መጠቀም ትችላለህ። ስለዚህ በእጄ መሸመን እችላለሁ። ሹራብ የእግር ሹራብ መስራት ይቻላል። እንደገና ደግሞ ለእጅ ጓንት ምናምን መስራት ይቻላል። እና በተቻለ መጠን በተቻለ መጠን አንዳንድ ነገሮች ለመስራት እሞክራለሁ። ግን ያው ጊዜ ኖሮህ ብዙ ባትሰራም ግን አነስ አነስ ያሉ ነገሮች ትሰራለህ። ስለዚህ በእጅሽ መሸመን ትችያለሽ ወይ? ላልከኝ ነገር አዎ በእጄ መሸመን እችላለሁ። የምሸምናቸው ደግሞ ነገሮች ዳንቴል ነው አንደኛው ሁለተኛው ደግሞ ስፌት ይባላል። ስፌት በአክርማና በስንደዶ ተደርጎ የሚሰራ ለተለያዩ የቤት እቃዎች ለጌጣጌጦች ለጌጣጌጥ ማስቀመጫዎች ለአንገት ጌጥ ለጆሮ ጌጥ ምናምን የምናስቀምጥበት ለእጣን እቃ ኧረ በጣም ብዙ ነገር ለግድግዳ ጌጦችም የምንሰራበት እና በጣም ደስ የሚል የሚያምር በተለያዩ የአክርማ አይነቶች ተደርጎ የሚሰራ ግድግዳ ላይ ይሄ ደግሞ በክርም ይሰራል። የተለያዩ ክሮች ተጠቅመን ደግሞ የሰፌት መስራት እንችላለን። በአሁን ሰዓት በጣም በጣም በጣም ወደ ውጭ ድረስ እየወጣ በጣም ብዙ ገቢ የሚያስገኝ ስራ ሆኗል። እና በጣም ጠቃሚ ነገር ሆኗል። ይሄ ስፌት በመሰረቱ፤ ስለዚህ ይሄን ነገር አሳድገን ከፍ አድርገነው ደግሞ ለአለም ህዝብ ማስተዋወቅ ያለብን ይመስለኛል። ምክንያቱም ልክ ሰው ስዕል እንደሚሰራው የኛ ሀገር ሴቶች ደግሞ በክር አድርገው ስፌት ላይ ግድግዳ ላይ የሚሰቀል በጣም የሚያማምር ነገር መስራት ችለዋል ማለት ነው። ስለዚህ ይሄ በጣም ደስ የሚል ነገር ነው። በተለይ ደግሞ አሁን አሁን ሳስበው ይሄንን ራሱ በትልቅ እንደ ኤግዚቢሽን ማሳየት ይቻላል። በክር አድርጎ ስዕሉ ከተሳለ ቀጥታ መስፋት ነው። ምንም ችግር የለውም እኮ። ስለዚህ ይሄ ነገር ለአለም ህዝብ ራሱ ማስተዋወቅ እንችላለን። እዛ ላይ የሚቀረው ስዕል በጣም የሚያምር ይሆናል ማለት ነው። ስለዚህ ስፌት ደግሞ አንደኛው የሽመና አይነት ነው። ሌላኛው ደግሞ በሹራብ ስራ የእግር ሹራብ የሚሰራበት አለ። ከዛ ውጪ ደግሞ በእጅ የሚሸመኑ ነገሮች በቃ እነዚህ ናቸው። ብቻ ብዙም የእጅ ሽመና የለም። ግን እነዚህ እነዚህ ነገሮች ዳንቴል እና የስፌት በጣም መሰረታዊ የሚባሉ የስፌት አይነቶች ናቸው። የሽመና አይነቶች ናቸው። እና

ዳቦ ትወዳለህ ብለህ ጠየከኝ ምን አይነት ዳቦ ትወዳለህ ብለህ ጠየከኝ? ያው እኛ ሀገር በጣም የተለያየ ዳቦ አለ የዳቦ አይነት ብለን የምንጠራው። በጣም ብዙ አይነት ዳቦ ነው ያለው ነገር ግን ያው እስቲ መጀመሪያ የዳቦ አይነት ልዘርዝርልህ የዳቦ አይነት አንደኛው ዳቦ ድፎ ዳቦ ይባላል። ሁለተኛ ዳቦ ደግሞ ሽልጦ ይባላል አምባሻ የሚባል አለ። እንደገና ደግሞ ሙል ሙል የሚባል አለ እና ያው የተለያየ ጊዜ የሚበሉ ናቸው። የሚበሉበት ጊዜ ያው መጀመሪያ የምወደውን አይነት ምን አይነት ዳቦ እንደምወድ ልንገርህ። የምወደው ዳቦ ከስንዴና ከገብስ የሚሰራ ዳቦ ነው ትንሽ ፍርኖ ዱቄት ይጨመርበት እና እሱ ተደርጎ የሚጋገረው ዳቦ በጣም ነው የምወደው። ነገር ግን ያው የዳቦ አይነቶች ደግሞ በምን በምን እንደሚጋገሩ በዛውም አስረዳሃለሁ። ለምሳሌ ድፎ ዳቦ የሚባለው የሚጋገረው በጣም ትልቅ እና ቢያንስ ራዲያሱ አምስት ስድስት አስር ሴንቲሜትር የሆነ ዳቦ አለ። በክብ የሚጋገር ማለት ነው። እሱም የሚጋገረው መጀመሪያ ያው ብጥብጥ የሚባል ነገር አለ በትንሽዬ እርሾ ይበጠበጥና ሲቦካ ካጠበቀ። ታቦከዋለህ የምታቦከው ዱቄቱ ላይ የምትጨማምራቸው እንትኖች አሉ ቅመማ ቅመሞች እንደ ድንብላል ጥቁር አዝሙድ ነጭ አዝሙድ ቀረፋና የተለያዩ ሌሎች አሉን። ቅመማ ቅመሞች ትጨምርና እሱን በደንብ አድርገህ እሽት አድርገህ ካቦካከው በኋላ። የሚጋገር ልክ ሲቦካ ጠብቀህ በኮባ ቅጠል ይደረግና ኮባ ቅጠል ተደርጎ ከላይና ከታች ኮባ በኮባ ተጠቅልሎ የሚጋገር በክብ ቅርጽ ያለ ዳቦ በመሰረቱ ሁሉ ነገራችን አብዛኛው ነገራችን አቀማመጣችን ዳቦ አጋገራችን ሁሉም በክብ ላይ የተመሰረተ ነው። ስለዚህ ከዛ እሱ ተጋግሮ ለበአል ለሰንበቴ ምናምን ሲሆን በሱ ተጋግሮ ወይም ደግሞ ይበላል ማለት ነው። በጣም ነው የሚጣፍጠው። ሌላኛው ዳቦ ደግሞ አምባሻ ይባላል አምባሻ ያው በብዙ ጊዜ በስንዴ ዱቄት የሚጋገር ዳቦ ነው። ወይ እሱም ደግሞ የትግራይ ባህላዊ የዳቦ አጋጋገር ነው። ስለዚህ አምባሻ ልክ እንደ ፒዛ አይነት ቅርጽ ያለው ነው። ከዛ በተጠፈጠፈውና ከቦካ ልክ እንደ እንትን ታቦካዋለህ እንደማንኛውም እንደሚቦካው እርሾ ጨምረህ ታቦካውና ከዛ በኋላ በክቡ ጠፍጥፈህ የፒዛ ቅርጽ ታስይዘዋለህ ቅርጹ ነው። ከዛ እሱን በሻይ ወይም ደግሞ በሌላ ነገር መመገብ ነው። ሌላኛው ሙል ሙል የሚባለው ዳቦ ነው ሙል ሙል ዳቦ የሚጋገረው ለቡሄ በዓል ነው። ወይም ደግሞ የቡሄ በዓል ሲመጣ ወይም ለደብረ ታቦር በዓል የሙልሙል ዳቦ ይጋገራል። ያ የሙሉ ሙሉ ዳቦ በኮባ ቅጠል የተጠቀለለ የሆነ ቅርጹ ራሱ ሞለል ያለ ቅርጽ ያለው ነው። እና እንደሱ አይነት ተደርጎ በየጊዜው በየአመቱ ይጋገራል ያ የሚጋገረው ለሆያ ሆዬ የሚሉ ልጆች ሲመጡ ለእነሱ የሚሰጥ የሚሸለም ነው። ስለዚህ ሆያ ሆዬ ቡሄ በሉ ቡሄ በሉ እያሉ ሲመጡ ለእነሱ ስጦታ ዳቦ ሙል ሙል ዳቦ ይሰጣል ማለት ነው። ይሄ ሙል ሙል ዳቦ ደግሞ አገጋገሩ ልክ እንደማንኛውም ይቦካና በኮባ ለብቻ ለብቻ እየተቀነሰ በትንሽ በትንሹ እየተቀነሰ እዛው ገበር ምጣድ ላይ ይደረግና ከዛ በኋላ በእሳት ይበስላል። ከዛ ያ ነው ሌላኛው ጥብኛ ወይም ሽልጦ የምንለው ነው። ጥብኛ ወይም ሽልጦ የምትባለዋ ደግሞ በትንንሹ ተደርጋ ልክ በቃ ትንንሽዬ መጠን ያላት ዳቦ ቢያንስ ወደ ሶስት ሁለት ሲንቲሜትር የምትሆን ራዲየስ ያላት በጣም ትንንሽዬ አንድ ሁለት ሴንቲሜትር የምትሆን ራዲየስ ያላት መጠን ያላት ዳቦ ናት። እሷ ደግሞ ጠዋት ጠዋት ለቁርስ በቃ በቀላሉ ብቻ ጠብ ጠብ ተደርጋ የምትጋገር ስለሆነች ምንም ኮባ ምናምን አይጨመርባትም እቺ ብቻ ምጣድ ላይ ጠብ ጠብ ተደርጋ ትጋገራለች። ጠዋት ሁላችንም ቁርሳችንን እሷም በሻይ በአይብ በምናምን አድርገን በላልተን እንሄዳለን። ስለዚህ ይሄ ሌላኛው የዳቦ አጋጋገር ነው። እኔ የምወደው ግን ሁሉንም ዳቦ

አዳዲስ ቴክኖሎጂ መማር ትወዳለህ ወይ ብለህ ለጠየከኝ ጥያቄ? ምንም ምንም ጥርጥር የለውም። አዳዲስ ቴክኖሎጂ ሁልጊዜ መማር ማወቅ ስላለብኝ። ሁል ጊዜ እማራለሁ መማርም ደግሞ እወዳለሁ ብዙ ጊዜ። ያው ብዙ ጊዜም በትምህርት ነው ያሳለፍኩት ያም ሆኖ ግን። በተቻለኝ አቅም። ቴክኖሎጂዎችን ለማወቅ አዳዲስ ቴክኖሎጂዎች ሲመጡ ደግሞ እነሱን ለማወቅ በተለያዩ ድረገጾች ላይ የሚሰጡትን ትምህርቶች እከታተላለሁ። ለምሳሌ አሊ ሰላይ ትምህርቶች ይወስዳሉ። ስለዚህ ቴክኖሎጂ ላይ ቴክኖሎጂዎችን ካላወቅን በየጊዜው የሚመጡትን ቴክኖሎጂዎች ደግሞ ራሳችንን ካላስተዋወቅን ልንጎዳ እንችላለን። ምክንያቱም በአሁን ሰዓት ሁሉን ነገር እየተቆጣጠረ ያለው ቴክኖሎጂ ነው የዲጂታል አለም ነው። እና እነዚህን ደግሞ ይሄንን አለም ደግሞ በተቻለ መጠን አዳዲስ ቴክኖሎጂዎች ሲለቀቁ ራሳችንን ለማዛመድ ከቴክኖሎጂ ጋር ራሳችንን ለማስተዋወቅ መጣር አለብን። አለበለዚያ በጣም ከባድ ነው የሚያሆንብን። ምክንያቱም ሰው ያለበት ደረጃ እና እኛ ያለንበት ደረጃ በጣም ስለሚራራቅ ራሳችንን ልንጎዳ እንችላለን። ስለዚህ በተለይ ደግሞ ይሄ ዲጂታል አለሙ ላይ ያለው ፍጥነት እና አዳዲስ ቴክኖሎጂዎች በየጊዜው ስለሚለቀቁ ወይም ደግሞ አዳዲስ ቴክኖሎጂዎች ወደ ገበያው እየገቡ ስላሉ እነሱ ይሄንን ቴክኖሎጂ ደግሞ በተቻለ መጠን በትንሹም ቢሆን ለማወቅ ለመረዳት መሞከር አለብን። አለበለዚያ ራሳችንን ልንጎዳ ስለምንችል ነው። አለም የደረሰበትን ደረጃ እንኳን በደንብ አድርገን ጥንቅቅ አድርገን ባናውቅ እንኳን አጠቃቀሙን ማወቅ አለብን። ምክንያቱም አጠቃቀሙን ካወቅን ቀሪውን ነገር ደግሞ ቀስ በቀስ ልናውቅ እንችላለን። ስለዚህ በተቻለን መጠን አዳዲስ ቴክኖሎጂዎች ሲመጡ ማወቅ መጠቀም እንኳን ላይኖርብን ይችላል። ለምሳሌ አዲስ ቴክኖሎጂ የተለቀቁ መኪናዎች የተለቀቁ ሞባይሎች እንደገና ደግሞ ህክምና ላይ እንደገና ደግሞ በሙዚቃ በትምህርት በምርምር ላይ ይሄ ሁሉ ነገር አዳዲስ ቴክኖሎጂ በሁሉም ክፍል ሲለቀቅ ሁሉም ሰው ማወቅ በተቻለው መጠን ደግሞ ለመረዳት መሞከር ያስፈልጋል። አለበለዚያ ለአለም ባዳ መሆን ነው። አለም ባዳ ታደርገናለች እኛም በአለም ተረስተን እንኖራለን ማለት ነው። ስለዚህ አለምን መርሳት የለብንም አለምን ለማወቅ መጣር አለምን ደግሞ ምን እያደረገች ነው ሰውስ ምን እያደረግን የሚለውን ነገር በተቻለ መጠን ለማወቅ መሞከር እና መማር አስፈላጊ ነው። እላለሁ አለበለዚያ ደግሞ በጣም ብዙ ችግር ሊደርስብን ይችላል። ምክንያቱም አለም የደረሰበት ነገር ሌላ እኛ የምንኖረው በብዙ ሴክተር በጤና በኢኮኖሚ እንደገና ደግሞ በትምህርት በሁሉም ዘርፍ ምናስተምራቸውም ተማሪዎች ለምሳሌ አለም ላይ ያለ ቴክኖሎጂ አዳዲስ ግኝቶች ምንድን ናቸው? አለም ላይ ምን እየተደረገ ነው? የሚለውን ነገር ጠንቅቀን የማንነግራቸው ከሆነ የማናስተምራቸው ከሆነ እነሱም ስለ አለም በቂ እውቀት ላይኖራቸው ይችላል። ስለዚህ በተቻለ መጠን እኛ ራሳችን አውቀን ለተማሪዎቻችን ማሳወቅ እንዲህ ደግሞም እነሱ የተመራማሪ ቴክኖሎጂ ፈጣሪ እንዲሆኑ ደግሞ እነሱም መደገፍ ማስተማር ማብቃት ደግሞ የኛ ስራ ይሆናል ማለት ነው። ስለዚህ በተቻለ መጠን ወላጆች አስተማሪዎች ህብረተሰብ ሁሉም በተቻለው መጠን ለቴክኖሎጂ ያለው ቀርቤታ ሊሰፋ ይገባል። ስለዚህ ሁሉም ሰው በተቻለው መጠን ቴክኖሎጂም ማወቅ መረዳት መገምገም ያስፈልጋል። ሙሉውን እንኳን ባያውቅ ቢያንስ የምንኖረው ይገባል መረጃ ሊኖረው ይገባል። መረጃ ከሌለው ደግሞ በጣም ከባድ ይሆናል። ስለዚህ እያንዳንዱን ነገር ስራ ለመስራት በባንክ ብትሄድ በገንዘብ በገንዘብ በኩል ደግሞ ብትሄድ ባንክ ላይ እንዴት ነው? በአሁን ሰዓት ብዙ ባንኪንግ ሲስተሞች አሉ ያንን ያንን ዘዴ ማወቅ በደንብ አስፈላጊ ነው። አለበለዚያ ከባድ ነው የሚሆነው። ግን ብዙ ነገር ልታጣ እንችላለን። ገንዘብ ለመላክ ባንኩ ድረስ ላይኖር መሄድ ላይኖርብኝ ይችላል እኮ ነገር ግን ቴክኖሎጂውን ካላወቅከው ባንኩ ድረስ ሄደህ ነው የምትለው። የሞባይል አጠቃቀም ካላወቅክ በጣም ከባድ ነው። የመኪና አሁን መኪናዎች በአሁን ሰዓት የተለያየ አይነት መጥተዋል በኮንትሮል የሚሰሩ በዲጂታል የሆኑ መኪናዎች መጥተዋል። ያንን ማንበብ ካልቻልክ ራሱ ራስህን ካላስተዋወቅክ ከባድባን ነውና

የምትወደው ምግብ ምን አይነት ምግብ ነው ወይም የምትወዱት ምግብ ምን አይነት ምግብ ነው? ላልከኝ ያው ያው ብዙ አማራጮች አሉና ግን ያው እኔ በጾም ጊዜ የሚበሉ ምግቦች ይመቹኛል። አትክልት እና የ የጾም ወጥ ነው ብዙ ጊዜ የሚመቸኝ እና በጣም የምወደው ማለት ነው። ለምሳሌ በጣም የምወደው እንጀራ በሽሮ ነው። ብዙ ጊዜ ያው የምንበላው እንጀራ በሽሮ ወጥ ነው። እንደገና ደግሞ እንጀራ በሽሮ ሆኖ ግን በአትክልት ሰላጣ አቮካዶ ምናምን አንድ ላይ ሆኖ የሚሰራ ምግብ አለ። እና ሽሮ በአትክልት በጣም ነው በጣም የምወደው። ሽሮ በሰርዲን ብቻ ሽሮ ያለበት ነገር በጣም ይመቸኛል እና ብዙ ጊዜ እሱን ነው የምበላው የሚመቸኝም እሱ ነው። ያው ግን ብዙ የሚጣፍጥ ምግብ አለ እኛ ሀገር ያው ግን በጣም የምትወደው ምግብ ምንድነው? ስላልከኝ ነው እንጂ በጣም ብዙ የሚወደድ ምግብ አለ። እና እንደዚህ አይነት ምግቦች ደስ ይሉኛል ቀለል ያሉ ቅባት ያልበዛበት እና በርበሬ ያልበዛበት ምግብ ይመቸኛል። ሌላው እኛ ሀገር ስላሉ ምግቦች ደግሞ ብነግርህ ደስ ይለኛል። ያው እኛ ሀገር በጣም የተለያየ የምግብ አይነት አለ። ከሽሮ ዘር ብጀምርልህ ያው ሽሮ አንደኛው ነው የሽሮ አይነት አለ ሽሮ አልጫ ሽሮ ቀይ ሽሮ አለ። እንደገና ደግሞ ሽሮ በአትክልት ሽሮ በሰርዲን ሽሮ ፍትፍት አለ ሽሮ ብጥብጥ አለ እና ሁሉም አይነት የሽሮ ዘሮች በጣም ይመቹኛል። እና እንዳልኩህ ምን መሰለ ሁል ጊዜ ሽሮ ብቻ አይደለም ሌሎች ደግሞ በጣም ብዙ በጣም ጣፋጭ አሉ። ለምሳሌ ዶሮ ወጥ እኛ ዶሮን ጠብሰን አይደለም የምንበላው የምንበላው ዶሮን ወጥ ሰርተን ነው። ዶሮ ወጥ ያው በበርበሬ የሚሰራ ሽንኩርቱ በደንብ ከበሰለ በኋላ በርበሬ ይገባበታል። ከዛ በርበሬ ከገባበት በኋላ እንደገና እሱ አንድ ላይ በደንብ ከበሰለ በኋላ። አነስተኛ ዘይት ትንሽ ዘይት እንጨምርበታለን። ከዛ ዘይቱና በርበሬው በደንብ ከጠቁላላ በኋላ ቅባማ ቅምም ይጨምራል ቅቤ ይጨመራል። ከዛ ሽንትኑ በደንብ ከበሰለ በኋላ። ዶሮአችንም በደንብ የታጠበ ዶሮ በደንብ በደንብ ከምልህ በላይ በደንብ የታጠበ ዶሮ ገንተር ተደርጎ ይገባበታል። ከዛ እሱ ሲንተከተክና ዶሮ ሲበስል። እንቁላል የተቀቀለ እንቁላል ይደረግና እሱ ነው። የበአል ለበአል ጊዜ የምንበላው ምግብ። እሱ ነው። ሌላኛው የምግብ አይነታችን ደግሞ በጣም የምንወደው የምግብ አይነት ምስር ወጥ ነው። ምስር ያው እህል ዘር ከሚባሉት ጥራጥሬ ከሚባሉት የሚመደብ ነው። ምስር በሀገራችን በጣም የሚወደድ ምግብ ነው ምስር ወጥ። እሱ ባልጫንም በቀይም መስራት ትችላለህ። ስለዚህ ምስር በስጋ በጣም ብዙ ሰው የሚያወዱ ምግብ ነው። ምስር በስጋ ምስር ባልጫ እንደገና ደግሞ ምስር በቂጣ ደሞ በጣም የሚጣፍጥ ምጎግብ ነው። እና እነዚህ እነዚህ አይነት የምስር ወጥ አለ እሱ አንዱ የምግብ አይነት ነው። ሌላኛው ደግሞ አይቤ ነው። አይቤ ማለት ጎመን በአይብ ያለ አይብ የተባለ የውተት ዘር አለ አይደል እሱን በጎመን በቅቤ እሱን በቆጮ በዳጣ በምናምን አድርገን ደግሞ እሱ ደግሞ በጣም የሚያቃጥል የሚጣፍጥ ነው። ሌላ ደግሞ የገንፎ ዘር አለ። ገንፎ በቅቤ እንደገና ደግሞ ቡላ በቅቤ በጣም የሚጣፍጡ ምግቦች ናቸው። እና እነዚህን ምግቦች በጣም ይመቹኛል። አብዛኛው የኢትዮጵያ ምግብ በጣም የምወደው ምግብ ነው። እና ብዙ ጊዜም ደግሞ የምንጠቀመው ግን እኛ በቤታችን ሽሮ ነው። ሽሮ በእንጀራ ነው የምንበላው። ሽሮ በአትክልት ቂጣ በጎመን እንደገና ደግሞ ቂጣ በአቮካዶ ምናምን አንድ ላይ ተደርጎ በሰላጣ እንበላለንና እና የምወደው ምግብ በጣም ብዙ ነው። ይሄ ሁሉም የምወደው ምግብ ነው። አመሰግናለሁ መብላት ደግሞ እንደዚህ አይነት በጣም የተመጣጠነ